ወደ ስራ ስሄድ ብዙውን ጊዜ ቀለል ያለ እና ነጭ ልብስ ለብሳለው ምክንያቱም ቀለል ያለ እና ነጭ ልብስ በምለብስበት ሰዓት ሙቀት አይኖርም እና እንደ ልቤ ፈታ ብዬ እና ዘና አርጌ ሰውነቴን ለመስራት ስለሚጠቅመኝ በደንብ ስለ ዘና ስለሚያደርገኝ። ቀለል ያለ እና ነጭ ልብሶችን መልበስ አዘወትራለሁ ብዙውን ጊዜ።